የምትወደው ፍራፍሬ ምንድነው? የምወደው ፍራፍሬ። ሙዝ ሙዝ አቮካዶ አይነት ብርቱካንን ጨምሮ እነዚህን ፍራፍሬዎች በጣም እወዳቸዋለሁ። እምወድባቸውም ትልቁ ምክንያት እንግዲህ ከጤንነት አንፃር በጣም ብዙ ጠቀሜታ አላቸው ብየ ስለማምን። ራስን ከመጠበቅ ራስን በደንብ ከመቀየር በደንብ ጤናን ከመጠበቅ አንፃር እነዚህ ፍራፍሬዎች በጣም ትልቅ ጥቅም አላቸው ብዬ አምናለሁ። እና ራሴንም እማይበት በደንብ ደግሞ ያለሁበትንም ምረዳበት ጤናዬንም የምጠብቁባቸው አይነት ናቸው። በየቀኑ በሚባል ደረጃ። ሙዝ አቦካዶ አይነት ምግቦችን በምግቤ ውስጥ እያካተትኩ በተለይ ቀን ላይ እየፈጨሁ እጠቀማለሁ። ምክንያቱም ከጤና አንፃር በጣም ትልቅ የሚሰጠን ጥቅም ስላለ። እነዚህን ወሳኝ አትክልቶች እና ፍራፍሬዎች አንድ ላይ ከምግቤ ጋ አካትቼ እመገባለሁ። ጤናን በጣም ለመጠበቅ ይሆናሉ ምክንያቱም አሁን ካየን። ከፍራፍሬ ውጪ ያሉ ተፈጥሮዊ ያልሆኑ ነገሮች ያው ጣፋጭ ናቸው ሲቀጥል ደግሞ ለጤናም ቢሆን ከመጣፈጣቸው ውጪ ምንም የሚሰጡት የተለየ ጥቅም የለም። እንደ ሙዝ እንዴ ቡርቱካን አይነት ፍራፍሬ የሆኑ ነገሮች ግን ጤናን ከመጠበቅ አንፃር ራስን በደንብ ከማሳየት ሰውነትን ከማስተካከል አንፃር በጣም ከፍ ያለ ጥቅም ያላቸው ናቸው። እና ከዛ ነገር አንፃር እንግዲህ ፍራፍሬዎችን እመርጣለሁ። ሁሉም ነገር እንግዲህ ከጤና አንፃር መታየት አለበት ብዬ አስባለሁ። ምክንያቱም ማይጠቅመን ከሆነ ወይም ለኛ የሚሰጡን ጥቅም ከሌለ መጣፈጡ ወይም የሆነ ነገር መሆኑ ብቻ ዋጋ የለውም። ለኛም ሚሆነንን ነገር መምረጥ ያለብን ይመስለኛል ፍራፍሬዎችን አትክልቶችን ስንመርጥ። አንድ የምናገኘው በጣም ትልቁ ጥቅም ይሄ ነው ብዬ አምናለሁ። የሰው ልጅ ሰውነቱን በደንብ እንዲገነባ ያደርጋሉ። በደንብ የተሻለ ሰውነት ቅርጽ የተሻለ ተክለ ሰውነት እንዲኖር ያደርጋሉ እና ከዛ ነገር አንፃር በጣም ትልቅ ጥቅም አላቸው ብዬ አስባለሁ። እነዚህ ፍራፍሬዎች